መንዳት አልችልም ገና ለመሞከር ለመለማመድ እያሰብኩ ነው እንጂ ገና አልችልም እስካሁን መንዳት ምንም አልችልም መኪና መንዳት አልችልም። ሳይክል ትንሽ ሳይክል መንዳት ግን የተወሰነ እችላለሁ መኪና መንዳት ባጃጅ መንዳት የተለያዩ ነገሮች መንዳት ግን አልችልም። ሳይክል ግን የተወሰነ ትንሽም ቢሆን እሞክራለሁ እንጂ መኪና መንዳት ብዙም ጭራሽ አልተሞክሬው ራሱ አላውቅም